እሺ ጥያቄው እንደዚህ ይላል የቤትህ በቤትህ ምን አይነት የቤት እቃዎች አሉ? ይላል የኔ ቤት ውስጥ ብዙ አይነት እቃዎች አሉ የቤት እቃ ማለት ነው ለምሳሌ ቴሌቪዥን፣ ቁም ሳጥን እና ብዙ አይነት እቃዎች አሉ